እድል ይስጥልኝ የምለው ቃል እንግዲ ምንድነው? መልካም ምኞቴ መግለጽ ደና ነገር ይግጠምህ አሪፍ ነገር ይግጠምህ መልካም ነገር ይግጠምህ እድገት ብልጽግና ይግጠምህ እንደዛ ተብሎ አንዱ ለአንዱ የሚመርቀው ምርቃት ማለት ነው። ሚባርከው ቡራኬ ማለት ነው። እና እድል ይስጥልኝ ማለት እንደዛ ነው ማለት ነው። እና እድል መስጠት በጣም ጥሩ ነው የሚያስደስት ፖዘቲቭ የሆነ ነገር ነው ማለት ነው። እና በጣም ደስ የሚል ነገር ስለሆነ እንደዚህ አይነት ነገር በቃ ተወዳጅነት እንደዛ ብሎ የምመረቅ ሰው ተወዳጅነት ያገኛል። እንደዛ ያለውን ሰው ደግሞ ጥሩ ተስፋ እያደረገ እግዚአብሔርን እንዳለው እንደው ፈጣሪን እንዳለው እያሰበ ስራዎችን ያከናውናል ማለት ነው

እንግሊዘኛ ትችላለህ? የሚለው ቃል ጥያቄያዊ ነው እንግሊዘኛ ማውራት ትችላለህ ወይ በእንግሊዘኛ ቋንቋ ከሰው ጋር መግባባት ትችላለህ ወይ በፈረንጅ ቋንቋ ወይም በእንግላንድ ቋንቋ ወይም በእንግሊዝ ቋንቋ ትግባባለህ ወይ ትሰማለህ ወይ ትናገራለህ ወይ ማለት ነው እና እንግሊዘኛ ትችላለህ ማለት በቃ በእንግሊዘኛ ቋንቋ ትግባባለህ ወይ፣ እንግሊዘኛ ቋንቋ ትጽፋለህ ወይ፣ እንግሊዘኛ ቋንቋ ታነባለህ ወይ፣ እንግሊዘኛ ቋንቋ ትናገራለህ ወይ፣ እንግሊዘኛ ቋንቋ ትሰማለህ ወይ የሚለውን ቃል በአጠቃላይ

ዱላ የምለው ቃል እንግዲህ የእንግሊዘኛ ቃል ሆኖ በአማርኛ ሲተረጎም ስነ የምል ቃል ትርጉም አለውማለት ሀምሌ ማለት ነው። ጁን ጁላይ ኦጎስት ማለት ጁላይ ማለት ሀሚሌ የሚለው ነው ሀሚሌ ማለት እንግዲህ ነሀሴ ማለት እና ከእና ነሀሴ እና ከሰኔ መሃል ያለው መሸጋገሪያ ማለት መገባደጃ አካባቢ ያለው ወር ነው ማለት ነው። ይህ ወር የሚታወቀው እንግዲህ በጣም ዚናባማ ነው ጭጋግ ያለበት ደግሞ ደምጽ ቡርጋሎችና እና መህብረት ብልጭ ብልጭ አዎች የሚታዩበት የሚስተዋሉበት ነው። በዚህ ወቅት እንግዲህ ክረምት ከመሆኑ ጋር ተያይዞ ሰው ከቤት አይወጣም የሚያስፈራ ነው። ብዙ ለጎርፍና ለመሬት መንሸራተት አደጋዎች ተጋላጭ የሚሆንበት ወቅት ከመሆኑ ጋር ተያይዞ አስፈሪ ነው። ለአደጋ ተጋላጭ ነው ሰው የሚጠነቀቅበት በወቅት በመባል ይታወቃል ማለት ነው።

አውሎ ነፋስ ማለት እንግዲህ ምንድነው ከባድ የነፋስ አይነት ሆኖ ከውቅያኖስ የሚነሳና በሃይለኛው መጦ ግብዎቹን፣ ቤቶቹን፣ ፎቆቹን እና የተለያዩ እንጨቶቹን ምናምን እዛ ባህር ዛፎችን የሚሰባብር የመሰባበር ጉልበት ያለው ለሰው ልጅም ላይ በእንስሳትም ላይ በተለያዩ ነገሮች ላይ አደጋ በአደጋ ሊያደርስ የሚችል ነገር ማለት ነው። አውሎ ንፋስ ማለት እንግዲህ ምንድነው የማይጨበጥ የማይዳሰስ ግን ጉልበቱ አቅሙ ሲሰራ የሚታይ ማለት ነው። እና ትልቅ ግፊት ያለው ነው ማለት ነው። አውሎ ንፋስ ሲነሳኝ እንግዲህ ብዙ ጊዜ የእሳት አደጋ እንጨቶች በመውደቅ፣ መሰረት ልማቶች በመውደቅ ብዙ አደጋ ሊያደርስ የሚችል ነገር ነው ማለት ነው። እና አውሎ ንፋስ ተብሎ ይጠራል። ብዙ ጊዜ በረሃማ አካባቢዎች ላይ ብዙ እንጨቶች በለሉበት አካባቢዎች ላይ ሊከሰት ይችላል።

ብድር ብድር የሚለው ቃል እንግዲህ አንድ የሌለ ነገር። አንድ ሰው ካለው ሰውዬ ላይ መውሰድ ማለት ነው ለመመለስ መውሰድ ማለት ነው። ያ ማለት አይ በአይነት በብር ሊሆን ይችላል በተለያዩ መንገድ። የሚመለስ ቃል ገብቶ ተስማምቶ ውል ተፈራርሞም ሊሆን ይችላል በአማኑኔታም ሊሆን ይችላል የሚሰጡበት መንገድ። ብድር በመባል ይታወቃል ማለት ነው። እና ብድል እንግዲህ ሲወሰድ ከተቋም ሊሆን ይችላል ከባንክ ሊሆን ይችላል ከመንግስት ሊሆን ይችላል ከሀብታም ሰዎች ሊሆን ይችላል ከጓደኛ ሊሆን ይችላል ከተለያዩ አካላት ብድር ይወሰዳል እና ብድር ደግሞ ተመላሽ ይሆናል ባልተባለ በተባለው ጊዜ ውስጥ። ካልተሰጠው ምናልባት መቃጮ ሊኖር ይችላል። መቀራረን ሊኖር ይችላል እና ብድር በጊዜ መመለስ ደግሞ ትልቅ እምነት ነው የውስጣዊ ደስታ ውስጣዊ እርካታ የሚፈጥር ነገር ነው። እንትና ለቃሉ ሟች ነው። እንዳለው ይፈፅማል የሚለውን በውስጡ ሊያካትት ይችላል ማለት ነው

ሩዝ ማለት እንግዲህ የሚግብ አይነት የእሂል አይነት ሆኖ ብዙ ለሰውነታችን ጥቅም የሚያዝገኝ። እና በጣም በባለሙያዎች በጤና ባለሙያዎችም የሚመከር የምግብ አይነት ነው። ብዞ እንግዲህ በዛው ትር የሚበላ የምግብ አይነት ነው። በጾም ጊዜም በፍስክም ግዜ የሚበላ ነው ሩዝ እንግዲህ በተለያየ መንገድ። ሊሰራ ይችላል ከስጋ ጋርም ከእንቁላልም ጋርም ከነትማትም ጋርም በሱጎ ማረግበት በተለያዬ መንገድ። ተሰርቶ የሚበላና በ አይነት እንግዲህ ነጭ የሆነ ቀለም ያለው ሁኖ ተቀቅሎ የሚበላ የምግብ አይነት ሩዝ በመባል ይታወቃል። ሩዝ ማለት በዚህ በኢትዮጵያም ውስጥ በውጩ አለምም። በጣም የሚታወቅ እና ዘውትር የሚንጠቅመው ስፔሻሊ ኬንያ አካባቢ ሂንድ አካባቢ በጣም የሚበላ የዘውትር ምግብ አይነት ነው ማለት ነው

ልብስ የሚለው ቃል እንግዲህ ምንድነው? ሰውነታችንን መሸፈኛ ከብርድ የምንከለከልበት ሶስት የሰው ልጅ አስፈላጊ ከሚባሉት እስከ ሶስቱ ነገሮች እንግዲህ ምንድነው መጠለያ ልብስና ምግብ። በዋናነት ይጠቀሳል ማለት ነው ያለ ልብስ የሰውን ጅ ኖሮ በጣም አዳጋ ነው። ለመኖርም አስቸጋሪ ነው ለሞትና ለበሽታ ሊጋለጥ ይችላል ማለት ነው። እና ልብስ ማለት የተለያየ የሊብስ አይነት ነው። ያ ማለት የማታ ልብስ የቀን ልብስ የሙቀ ለሙቀት በሙቀት ጊዜ የምንለብስ ልብስ የብርድ ልብስ። የመኘታ ልብስ ሱሪ ጃኬት ኮት ቲሸርት ሙሉ በሙሉ በአጠቃላይ የኬቨር ልብስ የአመት በዓል ልብስ። ሁሉንም የአብያተ ክርስቲያናት አልባሳቶችም ጭምር ልብስ ወይ በመባል ይታወቃል ማለት ነው

እንደምን አመሹ የሚለው ቃል እንግዲህ ምንድነው? ሰላምታ አይነት ነው። ያ ማለት እንደምን አመሹ እንደምን አደሩ እንደምን ዋሉ የሚሉት በአጠቃላይ ቅነኛ ጎራ ስር። የሚሰለፍ ሲሆን ቀኑን ሙሉ ማለት ነው በሲራ ላይ የዋለ ህዝብ። በተለይ ቦታ ላይ እየለፋ እየደከመ እየሰራ እየሄደ እየመጣ እየዋለ የደፋ ቀና እያለ የዋለውን ህዝብ። እንደምን አመሹ በምለው ሰለምታ እንሰጣለን እኔ እሰጣጣለን ማለት ነው። እንደምን አመሸህ እንደምን አመሸህ እግዚአብሔር ይመስገን አንተ እንዴት አመሸህ እኔም እግዚአብሔር ይመስገን እንዴት ነው። ወይ ካልሆነም ጥሩ አልነበረም። ቀኑም ጥሩ አልነበረም የቀኑን የጣባ በአጠቃላይ እንዴት ነበረ የሚለውን ነው። ቀኑ እንዴት አለፈ። ቀንህ ውስጥ የነበሩ ግንኙነቶች እንዴት ነበሩ። የምለውን የምንገለጽበትና የምንሰማበት የምናስረዳበት መንገድ እና ሰላምታ አይነት ማለት ነው

ሆቴል ማለት እንግዲህ ምንድነው? ሆቴል ማለት የንግድ ቤት ውስጥ ሆኖ ከንግድ ቤት ውስጥ የበሰሉ ወይም ለመብላት የደረሱ ምግባዎችና መጠጦች የተለያየ አይነት ምግባዎች የተለያየ አይነት መጠጦች የተለያዩ አይነት መዝናኛዎች በውስጡ ያለው። የተለያዩ ለሰው ሊች አስፈላጊ የሚሆነውን ነገር ሁሉ በቤቱ ሳይሆን በንግድ ቤት ከፍሎ በመጠቀም ለምሳሌ ሻወር ቤት ሊሆን ይችላል ሽንት ቤት ሊሆን ይችላል መኝታ ቤት ሊሆን ይችላል። ያኔን ሁሉ አሟልቶ ምግብም መጠጥም። ልብስም ሁሉ በራሱ አካቶ በውስጡ የሚያይዝ እና። ከፍለን የምንጠቀምበት የጣቀመበት የንግድ ቤት ሆቴል ተብሎ ይጠራል

ትርፍ የሚለው ቃል እንግዲህ አንድ ሰው ነግዶ ሊሆን ይችላል ስራ ሰርቶ ሊሆን ይችላል። ትርፋማ መሆን ማለት ነው ውጤታማ መሆን ማለት ነው ሲኬታማ መሆን ማለት ነው እና የዚህ የትርፍ ተቃራኒ ምንድነው? ኪስረት ወይም ውድቀት ሊሆን ይችላል ማለት ነው። እና ትርፉ እንግድ ጥሩ ትርፍም አለ። መጥፎ ትርፍ ማለት መጥፎ ትርፍ ክስረት ይባላል ጥሩ። ትርፍ ደግሞ ትርፍ ተብሎ ይጠራል ማለት ነው። እና ትርፍ። መልካም ነገር ነው ሁሉም ሰው ለማትረፍ ነው የምሮጠው። ጥሩ የሰራ ሰው ጥሩ አትራፊ ይሆናል መጥፎ ነገር የሰራ ድግሞ መጥፎ መጥፎን ያተርፋል ማለት ነው። እና ትርፉ ይሄ ነው ማለት ነው። አንድ ነገር ውጤት ላይ የሚታወቅ ማለት ነው ከውጤት ጋር ተያይዞ ያለ ነገር ነው። እና ኢላማ ላይ መጀመሪያ ላይ እቅዱ ላይ ይሄንን ለማትረፍ ብሎ ሰው ይጀምራል ውጤት ላይ መጨረሻ ላይ ደግሞ ትርፉን ግቡን ያየሃል ማለት ነው። ወይም በዛ በትርፉ ሊደሰትም ይችላል ሊያዝንም ይችላል ማለት ነው

እዚህ ማለት እንግዲህ ምንድነው? ቦታን የሚገልጽ ነገር ነውና። ወደዛ በኩል ባለው ቦታ ለማለት የምንጠቀመው ማለት ነው። እዚህ ማለት ነው፣ እዚያ ማለት ከአጠገቤ ሳይሆን ወደዛኛው ወይ ወደ ሌላ ሰው አጠገብ ወይ ወደ ሩቅ፣ ትንሽ እራቅ ብሎ ባለው ቦታ፣ በእጅ ጥቅሻ ሊሆንም ይችላል። ደግሞ በመግባባትም ሊሆን ይችላል። እዚያ ተብሎ ሊጠራ ይችላል ማለት ነው እና እዚያ ማለት ቦታ የሚገልጽ ነው። የቦታ ጠቃሽ ነው።

አልጋ አልጋ ማለት እንግዲህ በክብር የምንተኛበት ማለት ነው ለመተኛት አገልግሎት የሚጠቅመን ፍራሽ በላዩ ላይ ተደርጎ አንሶላ ተደርጎ ከዛ ትራስ በራስጌው ላይ ሆኖ አልጋ ላይ ወተን ተኝተን ብርድ ልብስ ለብሰን የምናድርበት ማለት ነውና። አልጋ ማለት ይሄ የምንተኛበት ለመተኛት የሚጠቅመን ቁስ ወይም መሳሪያ ወይም እቃ ወይም ንብረት በመኖር ሊገለጽ ይችላል ማለት ነው። አገልግሎቱ ምንድን ነው? ለመተኛት ነው ለማረፍ ነው ገደም ለማለት ነው

ትምህርት ማለት የሰው ልጅ የማያውቀው ነገር ለማወቅ ያ አስተማሪዎች የሚያስተምሩት ትምህርት ማለት ፎርማል የሆነ ትምህርት ቤት ትምህርት የምታገኝበት ማለት ነው። ያ ማለት ከዛ ቀይ ደግሞ የተማሩ ሰዎች ቀድሞ የደረሱት ሰዎች ያልደረሱትን ሰዎችን እንዲደርስ ወይም እንዲበቁ ይብል የማድረግ ማለት ነው። እና ትምህርት ማለት ማሳወቅ ማስረዳት ማስተማር የሚለው ቃልን ይተካለ ማለት ነው። እና ሰው ካልተማረ እንግዲህ ማንበብ አይችልም መጻፍ አይችልም ሰው ካልተማረ መግባባት አይችልም ቶሎ መረዳት አይችልም። እና ትምህርት ከምንም በላይ ለሰው ልጅ አስፈላጊ ነገር ነው

ስምንት ማለት እንግዲህ ምንድነው? ስምንት ከሰባት እና ከዘጠኝ መሃል ያለ ሙሉ ቁጥር ስምንት ይባላል ማለት ነው። ባይ ሂሳብ ስሌት ስምንት ማለት በሂሳብ ትምህርት አተረጕጕም ለአንድ ለሁለት ለአራት እና ለራሱ ለስምንት ተከፋይ የሚሆን ቁጥር ስምንት ተብሎ ይጠራል ማለት ነው። እና ስምንት እንግዲህ ቁጥር አይነት ነው ያ ማለት ናቹራል ነበር ከሚባሉት ወይም ካውንቲንግ ነበር ወይም ሆል ነበር ከሚባሉት ወይም ኢንቲጀሪስ ከሚባሉትም እንደዛ አይነት ጎራ ውስጥ የሚገኝ ነው። ስምንት እንግዲህ ሙሉ ቁጥር ከመሆኑ ጋር ተያይዞ ይከበራል በዚህ በኢትዮጵያ ደግሞ ስሜት ሲባል የሚመጣው ምንድነው? አቡነ ቂሮስ የሚባል የቤተክርስቲያን ሊቅ በቀን ስምንት ስለሚከበር ስለሚዘከር ስምንት በአቡነ ኪሮስ ነው የሚታወቀው

ቤተሰብ ማለት እንግዲህ አንድ ቤት ውስጥ ያለ አብሮ የሚበላ አብሮ የሚጠጣ አብሮ የሚያድር አብሮ የሚውል አብሮ የሚሰራ ለአንድ አላማ የተሰለፈ። በስጋ ዘመድ የሆነ ወላጅ ልጅ እናት የፊት ወንድም አክስት አጎት ዘመን ሰራተኛ ሊያካትት ይችላል ማለት ነው። እና ቤተሰብ ማለት እንግዲህ ፍቅር ነው። ቤተሰብ ማለት አብሮ ለዘመናት የኖርህ አብሮ ለዘመናት የበላ አብሮ ለዘመናት የጠጣ አንዱ የአንዱን ባህሪ በደንብ አርጎ የሚያውቅ። ይህ እናት አባት እህት ወንድም ልጅ ሌካተት ይችላል ማለት ነው። ሚስት እና እንግዲህ ሚስት እና ባል ደግሞ ቆማና በአንድ ቤተሰብ የሚመሰረቱት ባልና ሚስቶች ናቸው። ልጆችም ያሉ ዘመዶችም ይችላሉ ግን ባል እና ሚስት ግዴታ ነው

ሩቅ የሚለው ቃል እንግዲህ ምንድነው? ቂርብ የምለው ቃል ተቃራኒ ቅጥታ ተቃራኒ የሚሆንና ሩቅ ማለት ዲስታንስን የሚያስታውስ ሆኖ ከቦታ ማለት እርቀት መጥተው እርቀት ከቦታ እርቀት ጋር ተያይዞ ያለ አጠገቤ ላይ አይደለም ቅርብ ላይ አይደለም ደግሞ ሊያስጉዝ የሚችል ትራንስፖርት ሊያስጠቅመው የሚችል እና በቀላሉ ለማልደርስበት ቦታ ወይም የማልደርስበትን ነገርም ቢሆን ሩቅ በሚለው ሊገለጽ ይችላል ማለት ነው። ሩቅ ማለት ነገ ከነገ ወዲያ በቀጠሮ ሊንደርስ የሚችለው ነገር ሩቅ ቶሎ መድረስ የማንችለው ነገር ሩቅ ብለን ለማሰብ እንችላለን ማለት ነው

ትልቅ የሚለው ቃል እንግዲህ ትንሽ ለሚለው ቃል ተቃራኒ ሲሆን ግዙፍ የሚለው ቃልን ይተካል። ደግሞ ሰፊ ደግሞ በጣም ከባድ የሆነው ቃለቶችን የሆኑ ነገሮችን ትልቅ ለማለት እንችላለን ማለት ነው። ትልቅ ማለት ቀድሞ የተወለደ በኩርም ትልቅ ሊሆን ይችላል በባህርው ደግሞ። ትልቅ ስራ የሚሰሩ ሀብታሞች ትላልቅ ሰዎች በእድሜ ሊሆን ይችላል በበር ሊሆን ይችላል በስልጣን ሊሆንም ይችላል ትልቅ ሊባሉ ይችላሉ ማለት ነው። ባለውለታዎች ትልቅ በማለት ልገልፁ ይችላሉ የተለያዩ ትላልቅ ነገሮች አሉ ፈጣሪ ራሱ ትልቅ ነው። እና ትልቅ መሆን ያስደስታል ትልቅ መሆን ውስጣዊ ሰላም ውስጣዊ እርካታ ይኖራል ማለት ነው። ሰው ሁሉ ትልቅ ቢሆን ደስ ይለዋል ማንም ትንሽ እንዲሆን አይፈልግም። ጥቂት እንዲሆን አይፈልግም ማለት ነው

አመት የሚለው ቃል እንግዲህ ዘመን ከሚለው ቃል ጋር ይመሳሰላል ወይም ተመሳሳይ ፍቺ ሊኖረው ይችላል አመት ማለት አስራ ሁለት ወር በውስጡ የሚይዝ ወይም ሶስት መቶ ሰላሳ ስድስት ቀን በውስጡ የሚይዝ ትልቅ የግዛት ወይም የጊዜ አቆጣጠር ማለት አመት ተብሎ ይጠራል ማለት ነው። በአብያተ ክርስቲያናት ትምህርት አመት በተለያዩ መንገድ ሊገለጽ ይችላል ያ ማለት ዓመተ ምህረት ዓመተ አለም ዓመተ ፍዳ ዓመተ ኩነኔ ምናምንና ዓመተ ምህረት ተብሎ ሊለይ ይችላል ማለት ነው። አመት ማለት እንግዲህ አዲስ አመት ያለፈው አመት በሚለው ሊደረግ ይችላል እና አመት ብዙ የራሱ ማይረግ ሊኖረው ይችላል የራብ አመት የጥጋብ አመት ተብሎ ሊከፋፈል ይችላል ማለት ነው። አመት እንግዲህ በብዙ መንገድ ሊገለጽ ይችላል ማለት ነው። ዘንድሮ ድሮ አምና ካቻምና እንደዛ እየተባለም ሊገለጽ ይችላል ማለት ነው

እገዛ የምለው ቃል እንግዲህ እርዳታ የሚለውን ቃልን ይገልጻል ማለት ነው። እገዛ እርዳታ ወይም ቶሎ መድረስ ማለት ነው። ለተጎዳው አካል ወይም አቅምን ለደከመው አካል ወይም ከአቅም በላይ የሆነ ነገር ለደረሰበት ወገን። እገዛ ማድረግ ማለት ነው። እገዛ እንግዲህ ለወገን ነው የሚደረገው እገዛ ሲደረገው እገዛ የሚያደርገው ሰው ይሰጥሃል እገዛ የሚደረግለት ሰዓት ተቀባይ ነው። ሆኖም ግን ፍቅርን እና የተለያዩ ነገሮች የሰብአዊነትን ጋር አብሮ የያዘ ነገር ስለሆነ በጣም ደስ ይላል ለማለት ነው

ስድስት የሚለው ቃል እንግዲህ ከአምስት እና ከሰባት መካከል የሚገኝ የሚቆጠር ቁጥር ሆኖ ለአንድ ለሁለት ለሶስት እና ለራሱ ለስድስት ተካፋይ የሚሆን ኮምፖዚት ኮምፖዚት ናምበር ከሚባሉት አንድ ሆኖ ማለት ነው። ስድስት እንግዲህ ለቤተክርስቲያን ስድስት ላይ ምን አለ ቅድስት አርሴማ ትታሰባለች? የኢየሱስ ክርስቶስ ግዝረት በዓል በስድስት ይታሰባል። ደግሞ ስድስት እንግዲህ ሌሎችም በዓሎችም ድርብ በዓላት ሊኖሩ ይችላሉ ማለት ነውና። ስድስት የምለው እንግዲህ ቁጥር ነው። በአመት በቁጥር በተለያዩ መንገድ ስድስትን ተጠቅመን መግለጽ የምንችልበት ነገሮች አሉ ማለት ነው

ሶስት የሚለው አሁንም ቁጥር ነው ያ ማለት ሶስት ማለት ከሁለት እና ከአራት መካከል የሚገኝ ኦድ ወይም ጎደሎ ቁጥር ሶስት ተብሎ ሊጠራ ይችላል። ሶስት እንግዲህ ስናነሳ ብዙ ነገር ይነሳል ማለት ነው። ሶስት ማለት ጊዜ በሶስት ይከፈላል ያውም ድሮ ዘንድሮ እና ባል አምና ድሮ ኦድ ወይም ጎዶሎ ቁጥር ሶስት ተብሎ ሊጠራ ይችላል። ሶስት እንግዲህ ስናነሳ ብዙ ነገር ይነሳል ማለት ነው። ሶስት ማለት ጊዜ በሶስት ይከፈላል ያውም ድሮ ዘንድሮ እና ባል አምና ድሮ "አብ፣ ወልድ፣ መንፈስ ቅዱስ" ተብሎ በቤተ ክርስትያን አስተምህሮ ሊጠራ ይችላል። ማለት ነው።

ንግድ የሚለው ቃል እንግዲህ በገበያ የሚከናወን ወይም በተለያዩ በንግድ ሱቆች የሚከናወን። መስጠት መለዋወጥ እቃ መለዋወጥ እቃ በገንዘብ መለወጥ ማለት ነው። የሰው የሚፈልገውን ቁሳቁስ ይወሰድና ከዛ በምቲኩ ብር ሲሰጥ። ንግድ ተብሎ ይጠቅማል ማለት ነው። ንግድ የምለው ቃል እንግዲህ ነጋዴው ለማትረፍ ደግሞ ያንን እቃ የሚፈልገው ሰውየው ለመጠቀም ወይም ደግሞ ለአንዱ ከአንዱ እየወሰደ ለሌላው በማቀበል ለማትረፍም። እርስ በእርስ የሚያደርጉት ሊወውጥ ንግድ ተብሎ ሊጠራ ይችላል

ፈጣን የምለው ቃል እንግዲህ ምንድነው? ቶሎ መሄድ ቶሎ የሚይሮጥ። ደግሞ በፍጥነት መሄድ በፍጥነት ማውራት። ቶሎ ቶሎ ብሎ አንድን ነገር ማድረግ ፈጣን አንተ ተብሎ ሊጠራ ይችላል ያም ጊዜ ገላጭ ነው። ጊዜን የሚገልጽ ነው እና በእንግሊዘኛ አድቨርብ የምናው ል ነው እና። ፈጣንም ወይም ካልሆነ ሁኔታም የሚገልጽ ሊሆን ይችላል ማለት ነው። አንዳንዴ ከጊዜ ጋር አያይዘህ ስታወራ ምንድነው? ጊዜ ሰዓትን ከሁኔታዎች ጋር አድርጌ ሲታወራ ደግሞ ሁኔታዎችን የሚገልጽ ፈጣን ማለት እንደዛ ነው። ግስ ገላጭም ወይም ጊዜ ወይም ታይም አድቨርብ የምንለው ነው ሊሆን ይችላል ማለት ነው። እና ፈጣን የምለው ሁኔታ የሚገልጽ ነው። እና ታታሪ ትጉ ደግሞ ቀልጠፍ ያለ የምለው ቃላቶቹ ሊተኩ ይችላሉ

ዘጠኝ የምለው ቃል እንግዲህ ምንድነው? ዘጠኝ ማለት ከስምንት እና ከአስር መካከል ያሚገኝ የሚቆጠር ጉድሎ ቁጥር ውስጥ የሚመደብ ነገር ይህን ለአንድ ለሶስት እና ለዘጠኝ ተከፋይ የሚሆን ቁጥር ዘጠኝ ተብሎ ይጠራል ማለት ነው። ዘጠኝ እንግዲህ በውስጡ ብዙ ነገር ይይዛል በዘጠኝ የሚከበር ደግሞ በአራትም አሉ። ዘጠኝ ማለት እንግዲህ በብዙ ነገር ሊገለጽ ይችላል ማለት ነው። አስር ያልሞላ አስርን የሚያስከትል ስለሆነ ዘጠኝ ማለት ብዙ ነገር ሊኖረው ይችላል ማለት ነው

ተራብኩ የሚለው ቃል የሚገልጸው ምግብ አጠረኝ ምግብ ከበለሁ ጀምሮ ቆይቷል ደግሞ ምግብ ያስፈልገኛል የሚለውን የሚገልጽ የአማርኛ ቃል ነው። ተራብኩ ማለት እንግዲህ በጣም ኪፋትን የሚያወራ ነው። የአንድ ነገር ጥማትን የሚያወራ ነው አንድ የአንድ ነገር አስፈለገኝ የሚለው አብዮቲታ ይታ ማለት ነው። እና ሰው ስራብ እንግዲህ በጣም ከባድ ነው የሚራበው ብዙ ነገርን ሰው ሊራብ ይችላል ቃል እግዚአብሔርን ሊራብ ይችላል። ምግብም ሊራብ ይችላል። ፊላጎቶች የተለያዩ ረሃቦች ሊኖር ይችላል ረሃብ ማለት ጉድለት ማለትን ይገልጻል። ማለት ጉድ ጎደለኝ። አስፈለገኝ የሚለውን ጩኸት አብዮቱታ የሚገልጽ ቃል ነው

ኢንቨስትመንት ማለት አንድ የሆነ ፕሮጀክት በአንድ ከተማ ላይ በአንድ አካባቢ ላይ ማድረግ መስራት ማለት ነው። ያ ማለት ያሁን ኢንቨስት አድርጎ አሁን ተቀማጭ አድርጎ ለቀጣይ ለወደፊት ጥቅም ለማግኘት ተስፋ አድርጎ አንድ አካባቢን ማልማት ማለት ነው። ኢንቨስትመንት እንግዲህ አካባቢውን ልማት ነው ለግለሰቡ ብልጽግና ሊያመጣ የሚችል ማለት ነው። ኢንቨስትመንት ሲደረግ ለረጅም አመታት ታቅዶ ሊሰራ ይችላል ኢንቨስት ሊደረግ ነው የምንችለን ማለት ነው። ግን የሆነ ነገር መጀመሪያ ምንድነው? ቦታ ማስያዝ አለብን ማለት ነው ያልተስተካከሉ አካባቢዎችን ማስተካከል አለብን ማለት ነው። ለፋብሪካ ሊሆን ይችላል። ለተለያዩ መዝናኛዎች ሊሆን ይችላል። የተለያዩ መሰረተ ልማቶችን ለመገንባት ለማነጽ ለመዘርጋት መጀመሪያ ያለን አቅምን ያለን ብርን ባጀትን ታፈሳለህ ታፈሳለህ ከዛ በኋላ ከጊዜ በኋላ ደግሞ። ከነቴርፍ ጋር ለማግኘት ከመንግስት ጋር በመመካከር የምትሰራው ስራ ኢንቨስትመንት ተብሎ ይጠራል

እርዳታ የምለው ቃል እንግዲህ ምንድነው? እገዛ ቅድም ከተባለው ቃል ጋር ይገናኛል ማለት ነው። እርዳታ እገዛ ማለት ነው። እርዳታ ማለት የተወደ የተጎዳ ወገን። አብዮቲታ ሲያሰማ አግዙኝ ይርጡኝ ድረሱልኝ የሚል ጥሬ ሲያሰማ ወይም ያለበትን ቦታ አውቀው ተረድቶ አንድ ደግሞ ትንሽ ለመርዳት ለማገዝ አቅም ያለው ሰው በተለያዩ መንገድ ያንን የተጎዳውን አካል ሲያግዝ እርዳታ ተብሎ ሊጠራ ይችላል ማለት ነው። እርዳታ እንግዲህ ከእግዚአብሔር ልታገኝ ትችላለህ ዋጋውን ደግሞ ከህሌና ለህሌና እርካታ ብለን ልትሰራ ትችላለህ። እንደውም ከዚህ በፊት ያ የተጎዳው አካል ላንተ የደረሰህ እንደሆነ ወይም በታሪክ የምትገናኝ ከሆነ ወይ ለመልካም ስም ቢሆንም በእርዳታ ማድረግ ትችላለህ ማለት ነው። እና እርዳታ ማድረግ ብድር አይደለም ግን አንዱ ለአንዱ ለመድረስ ያቅል የሚታደርገው የሰብአዊ ድጋፍ እርዳታ ተብሎ ይጥላል። እርዳታ ማለት እገዛ ድጋፍ ደግሞ በጎ አድራጎት እንደዛ አይነት ቃልም በውስጡ ሊያካትት ይችላል

ኦክቶበር የምለው እንግዲህ የእንግሊዘኛ ቃል ሆኖ ሰፕተምበርም ቀጥሎና ኖቨንበርን። ተከትከት ሰፕተንበር ቀጥሎ ኖቨንበርን ቀድሞ የሚመጣ ነው ያ ማለት ጥቅምት በአማርኛ ይባላል። ወይም ሁለተኛ ወር አመት ከገባ በሁለተኛ ወር። ጥቅምት ወይን በፈረንጆቹ ኦክቶበር ተብሎ ሊጠራ ይችላል ማለት ነው። ኦክቶበር እንግዲህ ምንድነው? አበባዎች በምድር ላይ የሚታዩበት ወንዞች ናቡሃዎች ንጹህ ሆኖ የሚቀርቡበት። ደግሞ በቃ። አየር ያ ክረምት የመጨመር ጨለማ አስፈሪው ጊዜ አልፎ ክረምት አልፎ የተሻለ ጊዜ ወይም ፀሀይ የሚወጣበት ብርሃን የሚወጣበት ጊዜ ጸዳይ የሚፈካበት ጊዜ እና በመሆኑ ኦክቶበር ተወዳጅ አመት ተወዳጅ ወር ተብሎ እንዲታወቅ ይችላል

ትረዳኝ ትችላለህ ወይ ልትረዳኝ ትችላለህ? ወይ የምለው ጥያቄ እንግዲህ ትችላለህ ስለተባለ ይሄ ምንድነው እርዳታ ካንተ እሻለሁ። እርዳታ ካንተ እፈልጋለሁ እገዛ ካንተ እፈልጋለሁ። ደግሞ የሆነ ነገር አድርግልኝ ድረስልኝ በዚህ በዚህ ጉዳይ ላይ። በሀሳብም ቢሆን በአቅምም ቢሆን በብርም በጉልበትም ቢሆን በሆነ ነገር እባክህ አግዘኝ የሚል አብዮቲታ የሚመስል ንግግር ማለት ነው። እና ጥያቄ ሆኖ ምንድነው? ከአክብሮት ጋር ያለ ጥያቄ ነው። በትሁት ልቦና የራሱን ሰው ዝቅ አድርጎ አንድ ከአንድ ሰው የሆነ ነገር ስፈልግ ልትረዳኝ ትችላለህ ወይ? የምለውን ጥያቄ ሊያቀርቡ ይችላል ማለት ነው። እና አቀራረቤ እንደዚህ ባደ መልኩ ጥሩ ሲሆን ሊረዳ የሚችል አካል አቅም ያለው አካል። አዎ እሺ በጎ በጀኝ ብሎ ልረዳ ይችላል ማለት ነው

ዋጋው ስንት ነው የምለው ይሄም ጥያቄያዊ የሆነ ንግግር ኢንትሮጋቲብ የሆነ ንግግር ነው ይሄ እንግዲ ንግግር ብዙ ጊዜ ልንሰማ የምችለው በገበያ አካባቢ ልንሰማ እንችላለን ማለት ነው። ዋጋው ስንት ነው ማለት የአንድ ነገር የአንድ ቁስ ወይም ለሽያጭ የቀረበ አንድ የእቃ ውስጥ መሳሪያ ሊሆን ይችላል የቤት እቃዎች ሊሆን ይችላል የቤት ቁሳቁሶች ሊሆኑ ይችላሉ የእርሻም መሳሪያዎች ሊሆን ይችላሉ የሆቴል መሳሪያ የተለያዩ አይነት የቢሮ መሳሪያዎችም ሊሆን ይችላሉ። ዋጋውን ጠይቄ በዋጋው መስረት ተስማምተ ለመግዛት ያክልና በእጄ ያህል በኪሲ የያዝከውን ብር መጠን ጋር አያይዜ ይሄ ይበቃኛል አይበቃኝም ሊገዛው ይችላለው አልችልም የሚለውን ለማጣራት የምትጠይቀው የመጀመሪያው ጥያቄ ዋጋው ስንት ነው የምለው ነው

ቂዳ የሚለው ቃል እንግዲህ ምንድነው? ለፈሳሽ ነገር ማለት ነው ፈሳሽ ነገር። ከአንድ እቃ በሌለኛው እቃ ወይም ከያዘው እቃ በእጃችን ሊሆን ይችላል በተለያዩ እቃዎች ጭምር ማለት ነው። እና ለፈሳሽ ነው ለውሃ ሊሆን ይችላል ለወተት ሊሆን ይችላል ለጠጅ፣ ለጠላ ሊሆን ይችላል። ለተለያየ ነገር ፈሳሽ ላይ የሆኑ ነገር በገልብጥ ከዛኛው ከዛኛው ከያዘበት እቃ ወደ ሌላኛው እቃ ገልበጥ ወይም ወደ ሌላው እቃ ትጨምር ወይም በመሬትም ይሁን መድፋት ወይም ዲፋ ማለት ትችላለህ ማለት ነው። ይሄ በአጠቃላይ ቂዳ የሚለውን ቃል ይወክላል። ብዙ ቂዳ ለሚለው ከፈሳሽ ይልቅና ሌላ በተጨማሪ ለድምጾች ቂዳ ወይም ቂጂ ሊሆን ይችላል። ይሄን ደግሞ ለጽሁፎችም ቅጂ ሊሆን ይችላል ማለት ነው። የተቀዳ ነው ማለት ከለለኛው ካለው ነገር የተወሰደ ነው። የተዋስነው ነው ወይም ካልሆነ ኮፒ የተደረገ ይሄ ነው የምለው አይነት አገላለጽ ሊኖረው ይችላል

ጠዋት የሚለው ቃል እንግዲህ ምንድነው? ንጋት የሚለውን ቃል ይወክላል ማለት ነው። ጠዋት ንጋት ደግሞ ምንድነው? ብርሃን የምለው ቃል ሊተካ ይችላል ማለት ነው። ጠዋት ሆነ ማለት። ፀሀይ ወጣች ማለት ነው ፀሀይ ወጣች ማለት ነው። እና ፀሀይ ጨለማ ሲሆን ትጠልቃለች ከጠለቀችበት እንግዲህ ቀኑ ሲነጋ ምንድነው? ትወጣለች ይሄ እሷ ፀሀይ የወጣችበት ሰዓት ወይም ፀሀይ ለመውጣት ጮራ ካሳየችበት ጊዜ ጀምሮ ያለው ጊዜ ጠዋት በሚለው ይታወቃል። ማለት ጠዋት ማለት ከጠዋቱ አስራ ሁለት ሰዓት ጀምሮ እስከ አራት ሰዓት ያለው ሰዓት ጠዋት በሚባል ይታወቃል ማለት ነው

በኋላ የሚለው ቃል እንግዲህ ምንድነው በስተጀርባ ወይን ያለፈው ወይ ካልሆነ ደግሞ ምንድነው በኋላ ማለት? የተሸነፈው አይነት ነገርም ሊገልጸው ይችላል ማለት ነው። በኋላ ማለት በስተጀርባ ማለት የተደበቀ ሊሆንም ይችላል ማለት ነው። አሁን ለምሳሌ የተጋረደ ነገር ኋላ ይሄን ደግሞ ግልጽ መድረክ ላይ ያልወጣ ነገርም ኋላ በምለው ልንገልጸውም እንችላለን ማለት ነው። በኋላ እንግዲህ ብዙ ነገር ይሰራል ያ ማለት በሚስጥር የሚለው ቃልም ሊገልጽ ይችላል ማለት ነው። እና ኋላ የሚለው ሚስጥራዊ ያልተገለጸ የተጋረጠ የተጋረደ ደግሞ እያለፈም የሚላውን ሊተካ ይችላል እና ከውስጥ ምንድነው? ሴራው በኋላ የሚለውን ቃል ሊተካ ይችላል

ፖሊስ ደውል ማለት እንግዲህ ሌባ ሲታገኝ ህገ ወጥ ተግባር ሲታደር ስታገኝ። ይሄን ደግሞ አንዳንዴ ምንድን ነው ዝርፊያ? ሲገጥምህ ምናምን ፖሊስ ደውል አትባልም ማለት ነው። ፖሊስ ማለት እንግዲህ ህግ አስፈጻሚ ነው። ህግ የአካል ነውና ምንድነው ህግ ሲፈርስ ህግ እንትን ሲሆን ምንድነው ለፖሊስ ይደወላል ማለት ነው። እና ለፖሊስ ደውል ማለት አደጋ ሲደርስ የሚል ለፖሊስ በአጠቃላይ ለፖሊስ ሚደወለው ለምንድን ነው? በማህበረሰብ አደጋ ሊያደርስ የሚችል። ደግሞ የት ያየው አደጋዎች የትኛውም አይነት ለምሳሌ ተጠፈጥሮአዊ አደጋ ቢሆንም ለፖሊስ ይደውላል ሰው ሰራሽ አደጋ ቢሆንም ለፖሊስ ይደውላል። ሌላው ደግሞ ምንድን ነው? ዝርፊያዎች የተለያዩ ነገሮችም ሲፈጠሩ ለፖሊስ ይደወላል ማለት ነው። በአደጋህ ጊዜ እገዛ ህጋዊ እገዛ ሲያስፈልግም ለፖሊስ እንደውላለን ማለት ነው። ስለዚህ ህጋዊ እገዛ ለማግኘት ለፖሊስ ህግ ለማሳወቅ ህግ ለመጥራት ለፖሊስ ደውል ለማለት

ሀሙስ የሚለው ቃል እንግዲህ ምንድነው ይሄ የቀን አቆጣጠር ውስጥ በእንግሊዝኛ ተርስደይ የሚለው ቃልን የሚተካና ሀሙስ ማለት ከረቡዕና ከአርብ መካከል የሚገኝ የቀን ምን ማለት ነው? እና ይሄ ቀን እንግዲህ ሀሙስ በኢትዮጵያዊያን ቀነ ቅዱስ ተብሎ ይጠራል ማለት ነው። ይሄ ማለት በሀሙስ እለት እግዚአብሔር ወይም ኢየሱስ ክርስቶስ ለሰው ልጅ እንጀራ የሰጠበት የህይወት እንጀራ የሰጠበት ቀን ከመሆኑ ጋር አመሳጥሮ የቀን ቅዱስ ወይም ሀሙስ አምስተኛ የሚለው የግዕዝ ቃል አለው ማለት ነው። ሀሙስ ማለት አምስተኛ ማለት ነው። እና የቀን ቅዱስ በማለት ይጠራል ማለት

እርዳታ እፈልጋለው ማለት አጋዥ እፈልጋለሁ ይሄን ደግሞ የጎደለብኝ ነገር አለኝ የሚፈልገው ነገር አለኝ እንድ ደግሞ ብቁ አይደሉም ቢል ለብቻዬ አይሆንም ስለዚህ አግዙኝ ስለዚህ እርዱኝ የሚል ለእገዛ የሚጠራ ጥሪ እርዳታ አፈልጋለው ማለት ነው በዚህ በኩል ስለተጎዳው ሽፋን እፈልጋለሁ ሽፋን ያ ማለት በኢኮኖሚን ሊሆን ይችላል ወታደራዊ ሽፏንም ሊሆን ይችላል። የሰው አቅም ያ ማለት በአደረጃጀትም በተቋማዊ ሽፋን ሊሆንም ይችላል የተለያዩ ሽፋን ሊያስፈልገን ይችላል በዚህ ሰዓት እርዳታ ሽፋን እገዛ ሲያስፈልግሽ እርዳታ አፈልጋለው ብለን ለአለቆቻችን ይሁን ለጓደኞቻችን ይሁን ለረዶን የለም የሚችል አካል ወይም ለፈጣሪ ቢሆንም እንጠይቃለን ማለት ነው።

መታጠቢያ የምለው እንግዲህ ምንድነው ሻወር ክፍል ማለት ነው። መታጠቢያ ክፍል ማለት ነው። ያ ማለት ገላ የምንታጠብበት ሰውነታችን የምንታጠብበት ልብስ የምንጥብበት ያ መታጠቢያ ወይም ጋንዳ ሊሆንም ይችላል የተለያዩ ማሳኖች ሊሆኑ ይችላሉ ሳፋዎች ሊኖሩ ይችላሉ። መታጠቢያ ሳሙና ሊሆን ይችላል። መታጠቢያ ማለት ለንጽህና የምንጠቀመው እቃ ወይም ቦታ በአጠቃላይ መታጠቢያ ሊሆን ይችላል። እቃ ከሆነ መታጠቢያ እቃ ሳሙና ከሆነ የመታጠቢያ ሳሙና። ደግሞ ቦታ ከሆነ የመታጠቢያ ቦታ። እንደዛ በማለት ለንጽህናችን የምንጠቀመው እቃ ወይም ቦታ መታጠቢያ ተብሎ ሊጠራ ይችላል

አስር የምለው ቃል፣ እንግዲህ ምንድነው? አንድ እና ዜሮ ሁለቱ አንድ ላይ ሲነበብ “አስር” የምለው ነው። አስር ማለት አንድ ቀድሞ፣ ዜሮን አስከትሎ፣ ሁለት ዲጂት ያለው ቁጥር ነው። ያ በሂሳብ ቋንቋ ለአንድ፣ ለሁለት፣ ለአምስት እና ለራሱ ለአስር የሚከፋፈል ኤ ቁጥር ወይም ሙሉ ቁጥር አስር ተብሎ ይጠራል ማለት ነው። አስር እንግዲህ ምንድነው? የመጀመሪያው ሁለት ዲጂት ያለው እና ከሁለት በሁለት ዲጂት፣ ባለ ሁለት ዲጂት የሆኑ ቁጥሮች ናቸው። ትንሹ እና የመጀመሪያ ቁጥር አስር ደግሞ ሊገለጽ ይችላል ማለት ነው። አስር ሆነ ማለት፣ “ሙሉ” የሚለው ቃልም ሊተካ ይችላል ማለት ነው።

እዚህ የምለው ቃል እንግዲህ አጠገቤ እኔ ባለሁበት እኔ በቆምኩበት እኔ በነበረውበት የሚለዉን ቃል ሊተካ አጠገቤ አቅራቢያዬ የሚለው ቃልም ለመጠቀም አንድ ላይ የሚለው ቃልም ለመተካት እና ቅርበት ጋር ተያይዞ ያለውና ቅድም እዚህ አጠገብ ለተባለው ቃል ተቃራኒ የሚሆን ጊዜ የሚለው ቃል ይሄን በአጠገብ የንቅኔ ሳይርቅ የሚለው ቃል የሚተካ ቃል ነው

ኮምፒውተር የሚለው ቃል እንግዲህ ቴክኖሎጂ ያመጣው የቴክኖሎጂ እቃ ሆኖ አንድ ነገር ወይም የሆነ መረጃ ብዙ መረጃዎችን በውስጡ የያዘ በኦንላይን የሚሰራና ዲጂታል ቴክኖሎጂ ጋር ተያይዞ ብዙ ጥቅም ያለው መሳሪያ ኮምፒውተር ተብሎ ይጠራል። የጽሁፍ መሳሪያ ነው። የንግግር መሳሪያ ነው የመረጃ መሳሪያ ሊሆን ይችላል። እና የጥናት መሳሪያ ሊሆን ይችላል። ኮምፒውተር እንግዲህ የተለያዩ ኮምፒውተሮች አሉ። ይሄ ኮምፒውተር ሁሉ ቴክኖሎጂ ያመጣውና በየጊዜው እየታደሰ የመጣ እስኪ ፋይቭ ጂ ትውልድ ድረስ። የታደሰ እና ጥሩ ጥቅም ላይ የሚውል የሰዉን እዠልጅ ወደ ረቀቀው አለም የሚያደርስ ረቂቁ መሳሪያ ኮምፒውተር ተብሎ ይጠራን። እና ኮምፒውተር እንግዲህ ሌላኛው ክፍሉ ወይም ሃርድ ሃርድዌር ናት። ሶፍትዌር በውስጡ የሚይዝ ሲስተም እና ሃርድዌር በውስጡ ሊዝ የሚችል ነገር ነው። እና ኮምፒውተር ከምን ጊዜ በላይ በዚህ ሰዓት አስፈላጊ እየሆነ የሰው ልጅ የመጣ መሳሪያ የቴክኖሎጂ ውጤት ኮምፒውተር ተብሎ ልጠራ ይችላል

ስኳር ማለት ምንድነው? ስኳር ማለት ከሾንኮራ አገዳ በፋብሪካ አማካኝነት ተሰርቶ የመውጣት ነጭ ጠጠር ነገር እና በጣም ጣፋጭ ሆኖ ለካርቦሃድድሬት ሀብት የተከማቸ በካርቦሃድድሬት የተከማቸ። የምግብ አይነት ካርቦንሃይድሬት ካርቦንሃይድሬት ስኳር እንግዲህ በጣፋጭነቱ ይታወቃል በጣፋጭነቱ አንደኛ ደረጃ ይይዛል። እና ምግብን ለማጣፈጥ ሻይዎቹን ለማጣፈጥ ምናዎቹን ለማጣፈጥ ለተያዩ ነገር ለማጣፋጫነት የምንጠቀመው። የምግብ ግብአት ስኳር ተብሎ አይጠራም

አውሮፕላን ማለት አውሮፕላን ማለት ቬክ ቬክል ሆኖ በአየር የሚበር ከቦታ ወደ ቦታ የሚያደርስና ፍጥነት ያለው የ ትራንስፖርት አይነት ማለት ነው የትራንስፖርቴሽን አይነት ሆኖ በአየር የሚበር ደግሞ ሩቅ ቦታ ባህርን ውቅያኖስን ሳይረግጥ ይብስን ሳይረግጥ በላይ እና በሰማይ በአየር እየበረረ የቦታ ቦታ የሚሄድ ፈጣኑ የዘመኑ የተብሎ የቴክኖሎጂ ውጤት አውሮፕላን ተብሎ ልጠራ ይችላል ማለት ነው። አውሮፕላን እንግዲህ ብዙ ጥቅም አለው ፍሌሽ ፉድ የሚባሉት እነኚህ ቶሎ ሊበላሹ የሚችሉ የሚችሉ ፉልዶችን ምግቦችን መጠጦችን ከአንድ ቦታ ወደ ረጅም ቦታ ቶሎ ለማድረስ የምንጠቀምበት የትራንስፖርት አይነት። እና የሰው ልጅን ጭኖ ቦታ ወደ ቦታ ቶሎ የሚያደርስ በፍጥነት እና የምንጠቀምበት እና ለምቾት እና ለፍጥነት የምጠቀመው መሳሪያ አውሮፕላን ይባ

አዉርድ የምለው ቃል እንግዲህ ምንድነው? የተሰቀለውን ነገር በጫንቃ ላይ የተሸከመውን ነገር ከላይ ያለው ነገር በተለያዩ ቦታ ከፍታ ላይ ያለው ነገር ወደዚህ ቂጣ ወይም ወደ መሬት በቃ አዉርድ ማለት ወደ መሬት አርግ ወደ መሬት አስቀምጥ ወደ መሬት ቁጭ አድርግ የሚለውን ቃል ልገልጽልኝ ወይም ሊተካልኝ የሚችለውን ነገር ማለት ነው። ከመኪና ላይ ማውረድ ሊሆን ይችላል ከሰው ጫንቃ ላይ ማውረድ ሊሆን ይችላል ከአውሮፕላን ላይ ማውረድ ሊሆን ይችላል ከባህር ዛፉ ላይ ማውረድ ይችላል። በቃ ከከፍታ ከኮረብታ ላይ ማውረድ ሊሆን ይችላል በተለያየ ከፍ ባለ ቦታ ላይ ተሰቅሎ ያለን ነገር ወይም ተሸክሞ ያለን ወይም ታዝሎ ያለን ነገር ወደ መሬት ማውረድ። አዎ ማውረድ ወይም ወደ መሬት ቁጭ ማድረግ ወደ መሬት ማስቀመጥ። ማውረድ

ፊት የሚለው ቃል ኋላ የሚለው ቃልን በቀጥታ የሚቃርንና ፊት የሚለው ቃል እንግዲህ ግንባር የሚለው ቃል ሊተከልን ይችላል። ደግሞ ወደ ሆድ ወይም ወደ አይን ወደ ደረት የምለው ነው ቃል ይተካልን ሆኖ አቅጣጫ የሚያሳይ ማለት ነው። ፊት በኋላ ግራ ቀኝ በመባል እንግዲህ አራት አቅጣጫ ውጪውን ለመግለጽ ሲሞክር የመጀመሪያው ፊተኛው ነው ማለት ነው። ፊት የምለው ደግሞ አላማውንም ሊገልጽ የሚችል ቃል ሊሆን ይችላል ማለት ነው። እና ፊት እንግዲህ ፊት መልካም ነገር ወይም ፊት ማለት መልካም ወይም የታቀደ የከፊለፊት እኛ የምንጠብቀውን ነገር ሊገልጽልን የሚችል ቃል ፊት በመባል እንደጠቀመው ማለት ነው

ሰፕተምበር የሚለው ቃል መስከረም የሚለው ቃል የአማርኛ የሚተካና ስር ቃሉ ከእንግሊዘኛ የመጣ ቃል በመሆን ነው። ሰፕተምበር ማለት እንግዲህ የመጀመሪያው ወር አመት በገባ የመጀመሪያው ወር ሰፕተንበር በመባል ይታወቃል ወይም መስከረም በመባል ይታወቃል ወይም የመስቀል ወር በመባል ይታወቃል ወይ አዲስ አመት መግቢያ በመባል ይታወቃል ማለት ነው። እና ሰፕተምበር በማለት ብዙ ድበው ውስጥ ይዞ ብዙ ምኞት ጠባሜ ውስጥ ይዞ ያላገባን ለማግባት ያልወለደ ለመውለድ ያልተማረ ለመማር። ባለፈው አመት በአሮጌ አመት እየሰከረ በዋዛ በፈዛዛ ያሳለፈ እየሰራ በልማት በብልጽግና ለማሳለፍ። እቅድና ምኞት በውስጡ አምቆ እና ለስራ የሚነሳሳበት እቅድ እና ፕላን የሚያወጣበት ወር መስከረም ወይን ሰፕተንበር ተብሮ ይጣላል

ተቀበል የሚለው ቃል ግን ምንድነው? አንድ ነገር ውሰድ ወይም ወደ ራስህ አድርገው ወደ ራስህ ጨብጥ የሚለውን ቃል ለመተካት ይችላል ማለት ነው። ተቀበል ማለት ሀሳብ ሊሆን ይችላል። ገንዘብ ሊሆን ይችላል ይሄን ቁሳቁስ እቃ ሊሆን ይችላል ከሌላኛው ወገን። ወተህ እንተ ውሰድ። እኔን አንሳ እና ለራህ ተጠቀመው የምለው አይነት ከአጠገቤ ውሰድና ከአጠገቤ አድርገው ከቤቴ ውሰድና ወደ ቤቴ አድርገው ከቤቴ እንካና ወደ ኪስ አደርገው። ይህንን ሁሉ በውስጡ ሊይዝ ወይም ሀሳብ እኔን ተረዳኝ የሚለውንም ሊገልጽ ይችላል። ሀሳብን ተቀበል ማለት ተስማማኝ ተግባበኝ ሀሳቤን የራሴ ሀሳብ አድርገው ባህሌን እኔ የያዝኩት አመለካከትን አመለካከት አድርገውታል የምለውን ቃል ሊተካ የሚችል የአማርኛ ቃል ተቀበል የሚለው ነው።

ሲቀል የሚለው ቃል፣ እንግዲህ፣ መሬት ላይ ያለ ነገር ወደ እንጨት ሊሆን ይችላል፣ ወደ መስቀያ ሊሆን ይችላል፣ ኤ መስቀል ማለት ነው። ከፍ አድርጎ ማስቀመጥ ማለት ነው። አንድ ነገር ከፍ አድርጎ አንጠልጥሎ ማስቀመጥ፣ መስቀ መስቀል ማለት ነውና። መስቀል ማለት ከፍታ ላይ ማድረግ፣ እንዳይበላሽ ወይም እንዳይጠላሽ ለማድረግ ሰው ይሰቅላል። ይሰቅላል ማለት የሆነ ነገር

ደመና ማለት እንግዲህ ምንድነው ደመና ማለት? ዚናቢን ሊያመጣ የሚችል እና ጭጋግ የሚመስል ነገር ደመና በዛ በሰማይ እንዲህ ያለን ነጭ ነገር እና ዚናብ ቋጥሮ የሚይዝ ንፋስ የሚመስል አካል በንፋስ የሚሄድ አካል ደመና ተብሎ ሊጠራ ይችላል ማለት ነው። እና ደመና እንግዲህ ምንድነው? ጥቅሙ ኒባዝ ቋጥሮ ይዞ ወደ መሬት መርጨት ደመና መጀመሪያ ምን ያደርጋል ወደ ውቅያኖስ ወደ ባህር ይሄድና እዛ ይተኛና ውሃዎችን ይሲብና ወደ ሰማይ አውጥቶ ሰቅሎ ከዛ ደግሞ በመጠን ለሰው ልጅ ወደ መሬት ለእንስሳትና ለእጽዋት የሚያርከፈክፍ የእግዚአብሔር ስጦታ። መሳሪያችን ደመና ጠብሎ ሊጠራ ይችላል

መተኛት መተኛት ማለት በአልጋ ላይ በፍራሽ ላይ ወይም በመሬት ላይ ገደም ማለት ነው ማለት ነው። ሰው ሙሉ ሰውነታችን በመሬት ወይም በአልጋህ ላይ ማሳረፍ ማለት ነው። እና መተኛት ትክክለኛ ምንድነው? ኦፖዚቱ ወይም ተቃራኒው መቆም ማለት ነው። መተኛት ማለት ማረፍ መድከም በውስጡ የሚይዝ ነገር መተኛት ተብሎ ነው የገለጸው

ነገ የሚለው ቃል ዛሬም ቀጥሎ የሚመጣ። እን ነገ እንግዲህ ማለት ለምሳሌ ዛሬ ሰኞ ከሆነ ሰኞን ቀጥሎ የሚመጣው ቀን ነገ ተብሎ ይጠራል ማለት ነው። ቀጥሎና በተከታታይ ቀጥሎ የሚመጣ ማለት ነው ነገ ተብሎ ሊጠራ ይችላል ማለት ነው። ነገ ደግሞ በሌላ አገላለጽ ተስፋ የሚናደርገው ካደግን በኋላ ያለን ትምህርትን ከጨረስን በኋላ ስራዬን ይሄንን ካጠናቀኩ በኋላ ይሄንን ነግጄ ከጨረስኩ በኋላ የምለውን ተስፋ ይዞ የምመጣ ነገ በመባል ልገለጽ ይችላል

ምርት የምለው ቃል ምንድነው? ውጤት ማለት ነው ምርት ማለት ያስገኘው ፍሬ ማለት ነው። ለምሳሌ አንድ ገበሬ እርሻ አርሶ ስንዴ ዘርቶ አንድ ኮንታል ዘርቶ አስር ኮንታል ከወሰደ ያመረተው ምርት አስር ተርፎ ይጠራል ማለት ነው። ምርቱ አመርቂ ሊሆን ይችላል አስደሳች ሊሆን ይችላል አያማያስደሰት ሊሆን ይችላል ማለት ነው። ጥሩ ስራ ሰርተህ ጥሩ ምርት ትጠብቃለህ መጥፎ ስራ ሰርተህ መጥፎ ምርት ትጠብቃለህ ማለት ነው። ለምን ሰው የሰራውን ያንኑ ያጭዳል ማለት ነው። እና ምርት ማለት የመጨረሻዬን ውጤት የሊፋት ውጤት የስራ ውጤት የውጣ ውረዱ ውጤት። የመልካም ስራ ቢሆንም የመጥፎ መጥፎ ስራ ቢሆንም ለምሰራኸው ስራ ውጤቱ ምርት ተብሎ ይጠራል

ኩሽና ኩሽና የሚለው ቃል ምንድነው? ምግብ የሚሰራበት እንጀራ የሚጋገርበት ወጥ የሚሰራበት እና ምግብ የሚገኝበት ምግብ የሚመረትበት ቦታ። ኩሽና ይባላል ኩሽና ውስጥ እንግዲህ ብዙ ጊዜ ገጠርቶ ሲሆን ጪስ ሊሆን ወርጅ ይላል የምግብ ሽታ የሚገኝበት ነው። ለምን የኩሽና ማለት ብዙ ነገሮች በውስጡ ስለሚሰራ ማለት ነው። እና የተለያዩ አይነት የሚግብ ልጣንጮቹ ምናምኖቹ ጋር ሆኖ እንግዲህ የሚሰራ ቦታ ኩሽና ተብሎ ሊጠራ ይጠራል ማለት ነው። እንግዲህ ኩሽና ማለት ብዙ ጊዜ በስተጀርባ ከቤት ጀርባ በኩል ከቤት ከቤት ተለይቶ የሆነ ቦታ ላይ የሆነ ክፍል ላይ ይኖራል ማለት ነው። በ ተደብቆ ይሰራል እና ለምን ተጋርዶ ይሰራል ሰው ምግብ ሲሰራ ማየት የለበትም። ግን ሰርቶ ሲያልፍ ወይም ያለው ደግሞ ምንድነው? ሳሎን ሊሆን የችል መመገቢያ ክፍል መመገቢያ አዳራሽ ሊሆን ይችላል ማለት ነው

መኪና መኪና ማለት እንግዲህ ከአንድ ቦታ ወደ ሌላ ቦታ ለመሄድ በትራንስፖርት የሚል ትራንስፖርት አገልግሎት የሚሰጥ ማለት ነው። መኪና እንግዲህ ቬንዚሎችና ነዳዳጆች ተጠቅሞ ወደ ልክ ሌላ አንድ ቦታ ወደ ሌላ ቦታ መጓጓዣ የሚጠቅም እና የመካኒክ ውጤት የመካኒካል ኢንጂነሮች ውጤት የሆነ ቴክኖሎጂ ነው ማለት ነው። መኪና እንግዲህ በዚህ ሰዓት ከምንም በላይ ተደራሽ በየዓለሙ ክፍል ተደራሽ የሆነና የህዝብን የመጓጓዝ ችግር ያጣ እና ለረጅም ጊዜ ያስቆጠረ መኪና ተብሎ ሊጠራ ይችላል

ግብር የሚለው ቃል እንግዲህ ምንድንነው? ከሠራነው ስራ ከሠረናው ስራ ለመንግስት የምንሰጠው ማለት ነው። ለምሳሌ ንግድ ሊሆን ይችላል። ስራ ሊሆን ይችላል ከሠርነው ስራ በውሉ ወይ በሀገሪቱ ህግ መተዳደሪያ ህግ ደንብ መሰረት ሃያ አምስት ፐርሰንት ሃያ ፐርሰንት ሰላሳ ፐርሰንት ሰላሳ አምሰት ፐርሰንት እያልን የምንከፍለው ነው ማለት ነው። እንግዲህ ይሄ ግዴታችን ነው። ግብር ግብር ማለት መንግስት ነው የሚከፈለው ግብር ያለ ግብር ደግሞ ሀገር አይጸናም ማለት ነው። እና ሁሉም ወዶ እና ፈቅዶ የግብር የሚሰጠኝ ወዶ የገባበት ግዳጅ ማለት ነው።

ጃንዋሪ ማለት እንግዲህ ምንድነው? የእንግሊዝኛ ቃል ሆኖ፣ የካቲት የሚለው ወይ ስድስተኛ ወር ማለት ነው። ያ ማለት ጥርና መጋቢት መሃል የምገኝና ስድስተኛ ወር ጃንዋሪ ተብሎ ሊጠራ ይችላል ማለት ነው። ጀነዋሪ መስ በመሰረቱ የእንግሊዝኛ ቃል ነው፣ ግን ጃንዋሪ ኤ ጥርና መጋቢት መካከል የምትገኝ ወር፣ በእኛ ስድስተኛው ወራችን፣ ጃንዋሪ ተብሎ ይጠራል። በፈረንጆች ግን ሁለተኛ ወራቸው ነው። ለምን? እነርሱ ዲሴምበርን መስከረም ስለሚያከብሩ፣ ሁለተኛ ወር ኤ ዲሴምበርን መጨረሻ አድርገው፣ ጥር አካባቢ መጀመሪያ አድርገው፣ ጃንዋሪን ደግሞ ሁለተኛ ወር አድርገው ያከብሩታል ማለት ነው።

ኢሜል ማለት እንግዲህ ምንድነው? በይን መረብ መረብ ነው ማለት። ያው የመረጃም መረብ ሆኖ መረጃ ማስቀመጥና መረጃውን መለዋወጥ የምንችልበት የአየር ድረ ገጽ ነው። ይሄ ኢሜል እንግዲህ አስተማማኝና ከሳይበር ወንጀሎች ከሳይበር ጥቃቶች የነፃ የጸዳ ደግሞ ሴኩሪቲያቸው ደህንነታቸው እየተጠበቀ በመሆኑ ኢሜል እንግዲህ ከምንም ጊዜ በላይ በጣም አስፈላጊ ነገር ነው ማለት ነው። እና ኢሜል እንግዲህ ስኬታማ ነው ሁሉም ነገር በኢሜል በኩል ቢሆን ላይሰረቅ ይችላል። ኢሜል ፓስዎርዳቸው ፓስፖርታቸው በጣም የተጠበቁ ናቸው። እና ኢሜል ወደንና ፈቅድን መርጠን የምንጠቀመው የዚህ የቴክኖሎጂ ውጤት ማለት ነው

እንኳን ደስ አለህ የሚለው ቃል። አንድ ሰው መልካም ነገር አግኝቶ መልካም ነገር ሲገጥመው ጥሩ ነገር ሲገጥመው ደስ የሚያሰኝ ነገር ሲገጥመው ሊያ ያንን ነገር ያገኘው ሰው ጋር ደስታውን ለማካፈል ሌላኛው ወዳጅ ለዛኛው ወዳጅ የሚሰጠው መልእክት እንኳን ደስ አለ። እንኳን ደስ አለህ እንኳን ፈጣሪ ረዳህ። እንኳን ለዚህ አበቃ ይሄ ሁሉ ምንድነው? እንኳን ደስ አለህ ያ ማለት ያ ደስ የተሰኘ ሰው አለ ማለት ከእሱ ጋር ደስታውን ለማጋራት ደስታችን ደስታችን ደስታዬ ደስታችን ነው የሚለው ቃል። ለማጋራት የሚጠቅመው ነው ማለት ነው

ኢንተርኔት ማለት እንግዲህ ምንድነው? ብይን መረብ ኢንተርኔት ማለት አንድን ነገር እነኚህ ማህበራዊ ድረ ገጾች ላይ የኦንላይን የስራዎቹን ለመስራት የሚጠቅመን ግብአት ማለት ነው። ይሄ እንግዲህ በባይት ነው ሜጋባይት ጊጋባይት ደግሞ ቴራባይት በመባል የሚታወቁ ናቸው ማለት ነው። እና ኢንተርኔት ብዙ ጥቅም አለው። ማለት በኢንተርኔት አማካኝነት ነው እንግዲህ ይሄ ሁሉ ያለ ኢንተርኔት ወይም ያለ ዋይፋይ ሊሰራ የሚችል በዚህ ሰዓት የኦንላይን ስራ ስለሌለ። ኢንተርኔት በጣም ወሳኝ ነው ማለት ነው

ደስተኛ የምለው ቃል እንግዲህ አዘንተኛ የምለው ቃል ተቃራኒና መልካም ምነር ያጋጠመው ሰው በህይወቱ ስኬት የሆነለት ሰው እግዚአብሔር የረዳው ሰው ደስተኛ ይሆናል ማለት ነው። ደስተኛ ማለት ክፋ ነገር ያልገጠመውና በህይወቱ ላይ በኑሮ ላይ ወይም በተከሰተው ኪው ስቴት ላይ ፖዘቲቭ ተጽዕኖ የተፈረበረ ሰው ደስተኛ ተብሎ ይጠራል ማለት ነው። እና ሁሉም ሰው ደስተኛ ለመሆን ይመኛል ደስተኛ ለመሆን ይሰራል ደስተኛ ለመሆን አስቦ ይኖራል ማለት ነው። እና ሁላችንም ደስተኛ እንዲሆን ፈጣሪ ይርዳን ይሄም የንየ የግል ምኞትየ

ዲሰምበር የሚለው ቃል እንግዲህ አራተኛ ወር በወይም በአማርኛ ታህሳስ የሚለው ወር ነው። ያ ማለት ዲሴምበር ማለት ኖቬምበር እና ጃነዋሪ ቀጥሎ ያለው ሴብተምበር ኦክቶበር ኖቬምበር ዲሴምበር ጃነዋሪ። ያው አራተኛ ወር ማለት ነው አራተኛ ወር ወንታይሳስ በመባል ይታወቃል። ይህ ወር እንግዲህ ገና ወር በመሆን በእኛ በገና ይታወቃል። ደግሞ ጥር ወር ውስጥ ያሉ ጥምቀት ባዓልና ገና በዓል አብሮ ስለሚከበር ዲሴምበር በዚህ ወር ይታወቃል ማለት ነው። ገና በዓል ጋር የኢየሱስ ክርስቶስ ሂደት በዓል ይታወሳል ማለት ነው። ዲሰንበር ሲታወስ ማለት ነው። ግን በፈረንጆች ደግሞ አዲስ አመት መቀበል አመታቸው ነው። እና ወር በጣም ደስታ የሚሞላ ነው። እንደ ኢትዮጵያውያን ኢየሱስ ክርስቶስ ልደት የሚከበርበት ስለሆነ ከምንም በላይ ደስታ ችን ነው። ለውጪ ሀገር ደግሞ አዲስ አመት የሚቀበሉበት በዓል ስለሆነ ደስታቸው ነው

ጥቁር ጥቁር ጥቁር እንግዲህ የሚለው ቃል ቀይ የሚለው ቃል ተቃራኒና በደንብ የማይታይ ወይም ካልሆነ ጥቁር የምለው ቃል በጣም የማይታይ ወይም ጨለማ የምለው ቃል ተስማሚ የሚሆንበት ቃል ነው። ጥቁር እንግዲህ ብዙ መልክ ሊገለጽ ይችላል ማለት ነው። ጥቁር በማታ ይገለጻል በጨለማ ይገለጻል ጥቁር በሲኦል ወይም በወይኒ ቤት ሊገለጽ ይችላል። ስለዚህ ጥቁር ብዙ ጊዜ ተወዳጅ አይደለም በሰው ዘንድ ለምን? ችግርም ጋር ተያይዞ ችግር የሚለው ቃልም ሊተካ ይችላል። ወይም ዳርክ ኤጅ የሚለው ስልጣኔ የሌለበትን ጊዜ በቃ ችግር ያልተፈታበት ያልተቀረፈበት ወቅቶች። ጥቁር በመባል ወይም ካልሆነ ጥቁር ቀን የሚባሉት ከባባድ ትላልቅ አሜራሮች። በጣም ለአለም የሚያስፈልጉ ሰዎች በሞት ያጣንበትን ቀን ጋር ተያይዞ ጥቁር ልባል ይችላል። እና

ቅዳሜ የሚለው ቃል እንግዲህ ከይሁድና ከአርብ መሃል የሚለውን የመጀመሪያው ቀን ተብሎ ይጠራል ማለት ነው። በ ማለት የመጀመሪያው ቀን እሁድ ሲሆን እሱ ደግሞ ፈጣሪ ያረፈበት ቀን ነው። ሰንበት ነው። ስራ የማይሰራበት ቀን ነው። እና ቅዳሜ እንግዲህ በዓልም ነው የእግዚአብሔር በዓል ነው። እና ሰንበትም ስለሆነ ቅዳሜም እንግዲህ እያከበርን እየበላም እየጠጣን እናሳልፈው ማለት ነው። እና ቅዳሜ በጣም ይወድታል ማለት ነው። እና ለምን? ለመንግስት ሰራተኞች የስራ ቀን አይደለም የእረፍት ቀናቸው

ቅርብ ቅርብ ማለት አጠገብ ማለት ነው። ቅርብ ማለት እኔ ጋር እዚህ ወይም ለቤቴ ሊሆን ይችላል ለሰፈሬ ሊሆን ይችላል ለኔ ሊሆን ይችላል ቅርብ ብርቀት ላይ ያለ ቅርብ ተብሎ ሊጠራ ይችላል ማለት ነው። ሌላ ቅርብ ማለት ቅርብ ሰው ሊሆን ይችላል ያ ማለት ዘመድ ሊሆን ይችላል በጣም የጠግባባ ሰው ሊሆን ይችላል ሚስጥረኛ ሊሆን ይችላል እነኚህ ሁሉ ቅርብ በመባል ይታወቃል ማለት ነው። ቅርብ ማለት ሁል ጊዜ የምንገናኝበት ሁል ጊዜ የሚያገኝ እንግዳ ያልሆነ ነገር ወይ ካልሆነ ሩቅ ያልሆነ ነገር ቅርብ ተብሎ ሊጠራ ይችላል ማለት ነው

አመሰግናለሁ የምለው ቃል እንግዲህ ምንድነው? አይሆንህ ነገር ስለተደረገልን ነገር። ምስጋና ማቅረብ ምጎሳ ማቅረብ ደስታን መግለጽም የሚመለከትን ነገር ነው። የምናመሰግነው እንግዲህ። ለተሰራልን ስራ ለተሰራልን መልካም ስራ የምንግልጽበት መንገድ ነው ማለት ነው። እዚህ ከብዙ ዘንድ ተወዳጅ ማንም ሲመሰገን ደስ የማይለው ፍጡር የለም። እግዚአብሔርም አምላኬ ፈጣሪም ቢሆን እንኳን ሲመሰገን ደስ ይላል አመዝግኑኝ ይሏል ማለት ነው። ስለዚህ ማመዝገን ሰብአዊነት ነው ማመዝገን የተፈጠርንበት አላማ ይላል። ሁሉ አባቶች እና የተፈጠርንበት አላማ ማመዝገን ማለት የመላእክት ምግባቸው ስለሆነ ማመዝገን ጥሩ ነገር ነው። ናመዝግን በተገኘው አጋጣሚ ሁሉ የሚል መልእክቴን አስተላልፋለሁ

ትምህርት ቤት ማለት እንግዲህ የእውቀት እሳት የሚነደድበት ቦታ በመባል ይገለጻል በእኛ በኢትዮጵያውያን ዘንድ ማለት ነው። እና ትምህርት ቤት ማለት የሰው ልጅ መሃይም ሆኖ የገባ በጣም አዋቂ ሆኖ ጥበበኛ ሆኖ የምወጣበት ማለት ነው እና ፊደል ቆጥሮ የራሱን ስም ጽፎ አንብቦ አይኑ በርቶለት የምወጣበት ቤት ስለሆነ ትምህርት ቤት እንግዲህ በጣም ተወዳች ቤት ነው ማለት ነው። የሰው ልጅ ትምህርት ቤት ገብቶ ካልወጣ እንግዲህ ዶልዱም ነው ማለት ነው የማይሰራ መሳር ማለት ነው። እና ትምህርት ቤት አስፈላጊ ቦታ ነው እና ትምህርት ቤት ከቴክኖሎጂ ጋር እኩል ቴክኖሎጂው አሁን የደረሰበት ቦታ ለመድረስም ሀ ብለን የምንጀምረው ትምህርት ቤት ስለሆነ ትምህርት ቤት ወሳኝ ነው። ለማለት እፈልጋለሁ

ፋይል የምለው ቃል እንግዲህ ምንድነው? አንድ ነገር ከዚህ በፊት በጣም በብዙ ሁኔታ ተጽፎ የተከማቸ ነገር በአንድ መደርደሪያ ውስጥ ተደራጅቶ ሲቀመጥ ፋይል ተብሎ ይጠራል ማለት ነው። የተሰፈረ ጽሁፍ ወይም የተገባበት የተስማሙበት ውል መሰረት ማለት ነው። እና ይሄ ስምምነት ይሄ ጥንቃቄው በአንድ ጥራዝ ማለትም ተጠርዞ አንድ መጽሐፍ ሆኖ ተጽፎ የሆነ ቦታ ላይ ቁጥ የተቀመጠ ፋይል ተብሎ ሊጠራ ይችላል። ፋይል እንግዲህ በኮምፒውተር ሊጻፍ ይችላል። እኔን ደግሞ በኮፒተር ተጽፎ በሃርድ ኮፒ በወረቀት ፕሪንት ተቀምጦ ሆኖም ሊቀመጥ ይችላል። ካልሆነ ደግሞ በጽሁፍ እስኪ ብርቱ ተጽፏ ሊቀመጥ ይችላል ማለት ነው

ጆሮ ጆሮ እንግዲህ ምንድነው? የሰውነታችን አካል ሆኖ ለመስማት የሚያገለግለን ለማዳመጥ የሚያገለግለን ድምጽ በጆሮአችን ገብቶ በአእምሮአችን አናላይዝ ተደርጎ ከዛ ምላሽ ሲሰጠን ማለት ነው። እና ይሄ ጆሮ በጣም ጥቅም አለው። የላይኛው ክፍል አለኝ በውስጠኛው ክፍል አለኝ ጆሮ ደግሞ በሁለት መንገድ ልንገልጸው እንችላለን። ውሳጣዊ ጆሮ የሚለው የኢዝነ ሊቦናችን ጆሮ አለ። ይሄን ደግሞ የላይኛው የሰውነታችን የቃላችን ጆሮ አለ ማለት ነው። እና ጆሮ በጣም ከአምስቱ ህዋሳት አንዱ ነው። አምስቱ ህዋሳት ከሚባሉት እንግዲህ አይን አፍንጫ ጥርስ አይን አፍንጫ ደግሞ ሚላስ ጆሮ እና የሰሙነታችን ቆዳ ማለት ነው። እነኚህ አመስቱ ህዋሳት በመባል ይታወቃሉ ማለት ነው። ከእነኚህ አንደኛው ጆሮ ማለት ነው። አንበሳ ድርሻ የሚወስድ ጆሮ እንግዲህ የሰው ልጅ መኪና ሲመጣ። አይን ያላየውን ሁሉ በመስማት የምረዳ ማለት ነው። እና ለመግባባትም ጆሮ አስፈላጊ ነው። ለምን ድምጹን ሰምተህ ከዛ ትግባባ

እግር እግር እንግዲህ ምንድነው ለመራመድ የሚጠቅመን ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ የሚጠቅመን የሰውነታችን አካል ነው። ያ ሁለት እግር አለን ሁለት እግራችንም የራሱ ጥቅም አለው እንግዲህ በዚህ ሰዓት የእግር ጥቅም የሚያውቅ እያንዳንዱ ሰው ነው ማለት ነው እግር እንግዲህ ያለ ክፍያ የከየትም ከአንድ ቦታ ወደ ሌላ ቦታ የምንሄድበት ነው ማለት ነው። ያለ እግር መኖር እንግዲህ አስቸጋሪ ነው። የእግር ጥቅም ደግሞ ብዙ አሁን የኳስ ተጫዋቾች የእግር ኳስ ተጫዋቾች እና አትሌቶች እንግዲህ በጣም ነው የሚያውቁት ይሄንን እግር ተጠቅሞ ሰው ያልሰራውን ቤት ሰርተው ሰው ያላገኘውን ነገር አግኝተዋል ሰው ላይ ያልገዛው መኪና ገዝቷል በአለም ታዋቂ ሆኗል ማለት ነው። እግር እንግዲህ ለእነኚህ ሰዎች ከእኛም በላይ ባለ ውለታ ነው ግን ለእኛም ባለ ውለታ እንደሆነ ነው የምናውቀው ብዙ ጥቅም ያስገኘልን ነው ከዘመድ ከአዝማድ ጋር ያገናኘናል ጤንነታችንም ነው። እግር እንግዲህ የሚሰጠን ፋይዳ ይሄ ነው ተብሎ አይታወቅም አይዘረዘርም እግዚአብሔር እንግዲህ የእግራችን ጤንነት ይውስጥን ከማለት ውጪ የምንለው ነገር የለም።

አጎት የሚለው እንግዲህ አጎት የሚለው ቃል የሚገልጸው የአባቴ ወንድም ወይም ካልሆነ የእናቴ ወንድም አጎት በመባል ይጠራል ማለት ነው። አጎት እንግዲህ የቅርብ ወዳጅ ነው። የቅርብ የስጋ ዘመድ አጎት ተብሎ ሊጠራ ይችላል ማለት ነው። የአባቴ ታናሽም ይሁን ታላቅ ወንድም የእናቴም ታናሽም ይሁን ታላቅ ወንድም አጎት ተብሎ ሊጠራ ይችላል በዛ ላይ ደግሞ የእህቴ ልጅ ለእህቴ ልጅ እኔ አጎት የሚባለው ማለት ነው። እና እና እንደዛ አይነት ነገር አለው ይሄ አጎት እንግዲህ እንደ አባት ሊያሳድግ የሚችል አባትን ተክቶ ሊያኖር የሚችል እንደውም አንዳንዴ ደግሞ በአንድ ቤተሰብ ውስጥ ሊካተት የሚችል መሆኑን ለማስረዳት ያክል ነው

ቡናማ ቡናማ የምለው እንግዲህ የቀለም አይነት ሆኖ ምንድነው? ከቀይ እና ከጥቁር መሃል ያለ ቀለም ማለት ነው። እና ብዙ ጊዜ ከልብስ ጋር ያያዛል ማለት ነው። ቡናማ አይነት ልብሶች ሱፎች ቡናማ አይነት ሱፎች ያምራሉ ስፔሻሊ በጥቁር ሰው ያምራል ተብሎ ይታሰባል ማለት ነው። እና ቡናማ ብዙ አፍሪካውያን ብዙ ጊዜ የሚለብሱት ቡናማ እለት ልብስ ነው ሚወዱት። ቡናማ እንግዲህ በጣም የምወደው ከለር ከመሆኑ የተነሳ ሴቶቹም ወንዶችም የሚለብሱት የልብስ አይነት ማለት ነው። ያ ማለት ቡናማ ቀለም ማለት ነው